ምግብህን ለሌሎች ማካፈል ትወዳለህ ወይ? አዎ። ምግብን እ ለሌሎች አካፍላለሁ በእርግጥ ምግብን ለሌላ ማካፈል። በየትኛውም ባህልና እምነት ውስጥ እጅግ ቅዱስና የተከበረ ተግባር። በኢትዮጵያ ባህል ደግሞ ያለኝን ላካፍን ማለት ትልቅ የክብርና የፍቅር መገለጫ ተደርጎ ይወሰዳል። ምግብ ማካፈል ትልልቅ ትርጉሞችን ይይዛል። ለምሳሌ ሰብአዊነትና ርህራሄ። ምግብ መሰረታዊ የሰው ልጅ ፍላጎት ነው ለተራበ ወይም ላጣ ሰው ምግብ መስጠት ህይወትን እንደማዳን ይቆጠራል። ይህ ድርጊት በውስጣችን ያለውን የርህራሄ ስሜት ያሳድጋል ማለት ነው። ሁለተኛው በረከትና ደስታን። ለማግኘት ነው ብዙ ሰዎች ምግብ ሲያካፍሉ በረከት እንደሚያመጣ ያምናሉ እኔም ከሚያምኑት ሰዎች ውስጥ ነኝ። የሚገርመው ነገር በመስጠት ውስጥ የሚገኘው ደስታ ከመቀበል ይበልጣል ይባላል። በመጽሐፍ እንደተጻፈው። ከመስጠት የሚገኝ እርካታ የሚባል ሳይንሳዊ ስሜትም አለ። ሌላው ደግሞ ምግብ ለሌሎች ማካፈል ማህበራዊ ትስስር ያመጣል። ምግብ ከሰዎች ጋር በአንድ ገበታ በአንድ ማዕድ ቀርቦ መብላት። ትልቅ ደስታን ይፈጥራል ምግብ ሰዎችን በአንድ ማዕድ ላይ ይሰበስባል። አብሮ መብላት ወይም ማካፈል በሰዎች መካከል ያለውን ልዩነት ያጠባል። ፍቅርና አንድነትን ያጠናክራል። በሀገራችን የማያካፍል ቢበላ ብቻውን ይሞታል ወይም ማዕድ አይካ አይካፈልም ይባላል። የሚባሉ አባባሎች ለዚህ ትልቅ ቦታ እንደሚሰጥ ያሳያሉ። ሌላው ደግሞ ምስጋናን መግለጫ ነው። እንግዲህ ምግብን ማካፈል ያለንን ለሌሎች ስናካፍል ላለን ነገር ምስጋና እያቀረብን መሆኑን ያሳያል። እኔ ስላለኝ ሌላውንም ይኑረው የሚል መልካም አስተሳሰብን ይፈጥራል። ምግብ ማካፈል የግድ ትርፍ ሲኖር ብቻ የሚደረግ አይደለም። ካለን ጥቂት ነገር ላይ ቀንሰን መስጠት የጥበብ ሁሉ ጥበብ ነው። ስለዚህ ምግቤን አካፍላለሁ ማለት ነው። እኔም ምግብን ማካፈል ከሚወዱ ሰዎች